ማታ ከስራ በኋላ ማደርገው ያው ቴሌቪዥን አያለሁ የብዙ ፊልሞችን ፊልም በጣም እወዳለሁ በነገራችን ላይ ፊልሜን ክስክስ አርጌ ካየሁ በኋላ ከዛ ስልኬ ነካ ነካ እረጋለሁ ቲክቶክ አያለሁ። ኢንስታግራም ውው ማይ ፎብራይት አልነግርህም። ከዛ ደግሞ ምንድነው? ይሄ ዩቲዩብ በቃ አልገልጸውም በጣም ነው ምወደው ዩቲዩብ እከታተላለሁ። በመቀጠል ደግሞ ኤፍቢቪ ጓደኞቼን ሃይ ሃይ እልና ከዛ ጨራርሼ ፖስትም ማደረገው ካለ ፖስት አድርጌ ጸሎቴን ጸልዬ እተኛለሁ። ማለት ነው። ይሄን ይመስላል